አዲስ አመትን እንዴት ታከብራለህ? ነው። ያው አዲስ አመት ላይ የሚደረጉ ብዙ ለየት ያሉ ነገሮች አሉ እኛ አካባቢ ላይ። ያአመት ሲገባ አደይ አበባ የሚባል የሆነ ቢጫ አበባ የሚወጣበት ወቅት ስለሆነ። በዛን ሰሞን ቢጫ ልብሶች ይለበሳሉ እንደዚሁም ደግሞ። የሀገር ባህል ልብሶችም ሲሰሩ በቢጫ ጥለት ነው የሚሰሩት እና እንደዛ አይነት ልብሶችን እኔም እለብሳለሁ ስሩ ስደርስ። ከዛ ደግሞ የተለያዩ አይነት ምግቦች ይሰራሉ ከዛ ከቤተሰብ ጋር ሰብሰብ ብለን እንደምናከብረው። አዲስ እቅድ የምናወጣበት ስለ እቅዳችን ከቤተሰብ ጋር የምንወያይበት ነው

የምትወደው መጽሐፍ ምንድነው ነው? ያው አንብቤ የወደድኳቸው ብዙ መጽሐፍቶች አሉ ከመንፈሳዊ እንደዚሁም ደግሞ ከስነ ልቦና መጽሐፍቶች። ግን አንድ በጣም ይለይብኝ መጽሐፍ አለ ምክር ወተቅሳጽ ነው የሚለው። የተለያዩ አይነት ምክሮችን እንደዚሁም ደግሞ መንፈሳዊ ይዘቶች ያለው ነው

ብዙ ሰነዶች ታዘጋጃለህ ወይ ነው? አዎ ላይ የራሴ የሆኑ ሰነዶች የተወሰኑ የትምህርት ወይንም ደግሞ የስራ ማስረጃዎችን የተወሰኑ አዘጋጃለሁኝ። ግን ስራ ቦታዊ ላይ እያለሁ ሁልጊዜም ከደንበኞች ጋር የተገናኘ ስለሆነ ስራዬ። ስለዚህ እያንዳንዱ ደንበኞች የራሳቸውን ሰነድ አላቸው ስለዚህ ሁልጊዜም በራሳቸው በራሳቸው ሰነድ አዘጋጃለሁ

ስንት? ትራስ ተጠቀማለህ ነው አሁን ላይ አራት ትራሶች አካባቢ አለኝ። ግን እኔ ትንንሽ ትራሶች ወይንም ደግሞ ከላባ የሚሰሩ ትንንሽ ትራሶች ስለሆነ የምጠቀመው። አንድ ብቻ መንተራስ በቂ አይሆንልኝም እና ሁለቱን ነው አደራርቤ የምንተራሰው ማለት ነው። ከዛ ደግሞ ሁለት ደግሞ እንግዳ እንኳን ቢመጣ ብዬ ያስተቀ ያስቀመጥኩት

የጎሮቤቶችን ድምጽ ትሰማለህ ነው? ያው እኔ ብዙ ሆነን ስለሆነ አንድ ግቢ ውስጥ የምንኖረው እሰማለሁኝ እነሱ ሲያወሩ ልጆቻቸው ሲጫወቱ እርስ በእርሳቸው ሲያወሩ በደንብ ይሰማኛል። እና ያው ከሰው ጋር ነው ተቀላቅዬ የምኖረው ሰው መሃል ስለሆነ የምኖረው ድምፃቸው በደንብ ነው የሚሰማኝ

የድርጅቱን ባህል ትወደዋለህ ነው? ያው እኔ የህግ ሰው ነኝ ሁልጊዜም ፍትሃዊነትን ሚዛናዊነትን ወይንም ደግሞ ህግን ማክበር የምወድ ሰው ነኝ። አንዳንድ ድርጅቶች ፍትሃዊ አይደሉም። ያን ያክል ሚዛናዊም አይደሉም ሰራተኞቻቸውን በእኩል አይን አያዩም። እና እሱን እሱን አይነት ነገር አልወድም

የስራ ምኞትህ ምንድንነው? ያው በመጀመሪያ የስራ ምኞቴ ውጤታማ የሆነና ስኬታማ የሆነ ስራ ባለቤት መሆን ነው። ግን አሁን ላይ የስራ ምኞቶቼ እኔ ለምሰራው ስራ ትልቅ እውቅና አግኝቼ ለሁሉም ሰው ተደራሽ መሆኑ በስራዬ ዙሪያ የምመኘው ነገር

የምትወደው መክሰስ ምንድነው ነው ያው ሲጀመር መክሰስ ላይ ቀለል ያሉ ነገሮችን ነው የምንጠቀመው አትክልት ሊሆን ይችላል ወይንም ደግሞ የተወሰኑ ትንንሽ የሆኑ ምግቦችን ጣፋጭም ነገር ሊሆን ይችላል እንደዚህ አይነት ምግቦችን ነው የምንጠቀመው ግን እኔ በይበልጥ ከሁሉም አትክልት ነክ ነገር መክሰስ ላይ እወዳለሁ።

የምትወደው ፍራፍሬ ምንድነው? ነው ፍራፍሬ ሁልጊዜ ብጠቀመው የምለውና ሳልመርጥ ይሄንኛው ይሄንኛው ሳልል በጣም የምወደው ነገር ነው ግን ከየትኛውም ፍራፍሬ ደግሞ አናናስ በጣም ይበልጥብኛል። አንደኛ የሚጣፍጥና የሚወደድ ነገር ነው በዛ ላይ ደግሞ እንደ ልብ ገበያ ላይ አይገኝምና ሁልጊዜም በናፍቆት የማገኘው ፍራፍሬ ስለሆነ እሱን አብልጬ እወደዋለሁ

ይቅርታ መጠየቅ ቀላል ነው ወይ ነው? ያው ራሳችን ነን ቀላልም ከባድ የምናደርገው አንዳንድ ሰዎች ይቅርታ መጠየቅ ሲባል የተሳሳተ አመለካከት ነው ያላቸው። ዝቅ ማለት የሰው የበታች የመሆን ስለሚመስላቸው አይጠይቁም። ግን ይቅርታ መጠየቅ ለሰዎች ሁለተኛ እድል መስጠት ነው። ነገርን ማለፍ ነው መተው ነው ጥሩ ግንኙነት መፍጠር ነው

በእግር ምን ያህል ርቀት መሄድ ትችላለክ? ነው ለአንድ ሰዓት ያክል በእግሬ መራመድ እችላለሁኝ እንደዚሁም በእግር መራመድ አንዱና ቀላሉ የሰውነት እንቅስቃሴ ነው እኔ ደግሞ ሁልጊዜም ከማደርጋቸው በየቀኑ ከማደርጋቸው የሰውነት እንቅስቃሴዎች መካከል አንዱና ዋነኛው ነው። በቀን ውስጥ ለአንድ ሰዓት ያክል እሄዳለሁኝ ሁልጊዜም ያው ግን አንዴ ጀምሬ እስከምጨርስ አይደለም ለአንድ ሰዓት ጠዋት ለሃያ ደቂቃ እሄዳለሁኝ ከዛ ከስራ ስመልስ ለሰላሳ ደቂቃ ተመልሼ ደግሞ ወደ ቅርብ ቦታ ወደ መንፈሳዊ ቦታ ስለሚሄድ ደርሼ እስከምመጣ ሰላሳ ደቂቃ ያክል እጓዛለሁኝ ያው ለአንድ ሰዓት ያክል ነው በቀን ውስጥ በእግሬ መሄድ የምችለው።

ለስራ ትጓዛለህ ነው አዎ ያው የስራ ቦታዬ ከቤቴ ሃያ ደቂቃ ወይ ሰላሳ ደቂቃ የሚያራምድ ነው። እና ሁልጊዜም ወደ ስራ ቦታ ስሄድ ጠዋት ተነስቼ በፍጥነት ስለምራመድ ለሃያ ደቂቃ ያክል ተጉዤ ነው ስራ ቦታ የምደርሰው። እንደዚሁም ደግሞ ማታ አስራ አንድ ሰዓት ላይ ስራ ጨርሼ ስወጣ ለሠላሳ ደቂቃ ያክል ነው ወደ ቤቴ የምጓዘው

መዝገቦችን ታስቀምጣለህ ወይ?" አዎ በሚገባ። ያው እኔ የኔ የተባለውን ነገር ሁሉ በአግባቡ ማስቀመጥ በጣም የማደርገው ሁል ጊዜ የምወደው ነገር ነው። አብዛኞቹ የትምህርትና የስራ መዝገቦቼ ናቸው፤ ወይ ደግሞ የተለያዩ አይነት ተሳትፎዎችን ስትሳተፍ ከዛም በሻገር ደግሞ የተለያዩ የአጭር ጊዜ ትምህርቶችን ሰማር ያፈራኋቸው መዝገቦች ናቸው፤ እና ሁሉንም በአግባቡ ነው የማስገምጠው።

በመስመር ላይ ሙዚቃ ትሰማለህ ወይ ነው? እኔ በመጀመሪያ ሙዚቃ አድማጭ አይደለሁኝም ግን ደግሞ መንፈሳዊ መዝሙሮችን ሁልጊዜም አዳምጣለሁኝ። እና መስመር ላይ ሁልጊዜ አዳዲስ የሚለቀቁ መዝሙሮች ስላሉ ሁልጊዜም ለማዳመጥ የምሄድበት ቦታ ቢኖር መስመር ላይ ሄጄ አዳዲስ መዝሙሮችን አውርጄ ማድመጥ

ቅሬታዎችን እንዴት ታስተናግዳለህ ነው? ለመጀመሪያ ያው ከሰው ጋር ስንኖር ቅሬታም ሆነ መጋጨት ያለ ነገር ነው ሁል ጊዜ የሚያጋጥማል። እና ሌሎችንም በማድመጥ ነው በመጀመሪያ ቅሬታዎቼን ማስተናገደው። ትክክለኛ ሀሳባቸውን አድምጬ ተረድቼ ፍላጎታቸው ምን እንደሆነ አውቄ። ችግሩን በዛ መልኩ ነው ለመቅረፍ የምሞክረው

ታሪክ መንገር ትወዳለህ? አዎ ታሪክን ረጅም ታሪክን መሸምደድና በውስጤ መያዝ ብዙም አልችልም ግን አጠር አጠር ያሉ ታሪኮችን አስተማሪ የሆኑትን በተለይ ደግሞ መንፈሳዊ ታሪኮችን የተወሰኑ ቅንጭብጫቢዎችን ለጓደኞቼ ወይ ደግሞ ለኔ ታናናሾች መናገር ማስተማር ደስ ይለኛል

በስራ ስንት ጥሪ ታደርጋለህ? ነው ያው እንደ አማካኝ ሃያ ጥሪ በቀን ውስጥ አድርጋለሁኝ። አብዛኛውን ጊዜ ትንሽ የሚበልጥበት የሚያንስበት አለ ግን እንደ አማካኝ በቀን ውስጥ የሚኖሩኝ ጥሪዎች ሃያ ይደርሳሉ ምክንያቱም ስራዬ ከደንበኞች ጋር የተገናኘ ስለሆነ ብዙ ችግሮች ይገጥሟቸዋል ለኔ ደውሎ መንገር አለባቸው እኔ ደግሞ ችግራቸውን ፈጥቼ ለእነሱ መደወል ይኖርብኛል እና ያው ሃያ አካባቢ ነው በቀን የሚደርሰኝ ጥሪ።

ባህላዊ ልብስ ትለብሳለህ? አዎ እኔ ያው በባህሪዬ በጣም የምወደውና የማደንቀው ባህላዊ የሆነ ማንኛውንም ነገር ነው። ያው ከልብስ ደግሞ እንደ ባህላዊ ልብስ የማደንቀው የምወደው የለኝም። እኛ አካባቢ ላይ ያው የእምነት ቦታዎች ላይና የበዓላት ጊዜ ላይ ነው የባህል ልብሶች የዘወተሩት። እኔ ግን በእነኚህ ቀናት ብቻ ሳይሆን ለየት ያሉ የራሴን የማከብራቸው ቀናቶች ሲኖሩኝ ባህላዊ ልብሶችን እንደማዘወትረው። እንደውም ወደፊት ቢሳካልኝ ሁል ጊዜ የምለብሰው ልብስ ራሱ ባህላዊ ልብስ እንዲሆን ነው ምኞቴ

ቤተሰብ ማለት እኛ የወጣንበት ወይንም ደግሞ እኛን ወደዚህ ምድር ያመጡ ማለት ናቸው።

ቀጠሮ ማለት ለመገናኘት የተቀጣጠርንበት ሰዓት ወይንም ቀን

ፌብሩዋሪ ስድስተኛው ወር ሲሆን በኢትዮጵያ በፈረንጅ ደግሞ ሁለተኛው ወር ነው። አሁን ከፊታችን የሚገባው ማለት ነው

ዘጠኝ ከዜሮ አንስተን ጀምረን ስንቁጥር የመጨረሻዋና ትልቋ ቁጥር ናት።

ሴፕቴምበር በፈረንጆች የዘጠነኛው ወር ሲሆን። በሀበሻ ደግሞ አንደኛው

ጁን በሀበሻ አስረኛው በፈረንጅ ደግሞ ስድስተኛው ወር ነው

ዲሴምበር በሀበሻ አራተኛው በፈረንጅ ደግሞ አስራ ሁለተኛው ወር ነው

መስመር ላይ መረጃ ለማግኘት የምንጠቀመው አድራሻ

አንድ ነገር ለማከናወን የያዝነው ቀጠሮ ፕሮግራም ይባላል

ክሬዲት ካርድ ገንዘብ ከማሽን ውስጥ የምናወጣባቸው ካርዶች ናቸው

ብስክሌት ለአንድ ሰው ብቻ የሚበቃ መጓጓዣ ነው

የአትክልት ስራ ማድረግ እወዳለሁ። ትንሽ አትክልት ቦታ አለኝ አተር እና ቲማቲም እዘራለሁ። በየቀኑ ውሃ አጠጣለሁ። ተክሎች ቀስ በቀስ ያድጋሉ አዲስ ቅጠሎች ሲመጡ ደስ ይለኛል። አፈር መቀነስ የአካል እንቅስቃሴ ነው። እጆቼ ቆሻሻ ይሆናሉ። ግን ይህ ትክክለኛ ስራ ነው። አበባዎችም እዘራለሁ። ቀለሞች አስደስቶኛል የራሴ ምግብ ማብቀል ለውጥ ነው። ተፈጥሮ ጋር መሆን ያረጋጋል። የአትክልት ስራ መደሰትና ምርጥ

የስራ ጊዜ ገደብ ይቀርባል ውጤቱ ውጥረቱ እየጨመረ ነው። ብዙ ነገሮች ማጠናቀቅ አለብኝ ዘግይቼ እሰራለሁ። ቡና መጠጣት እጨምራለሁ። አእምሮዬ ሁሌ እየሰራ ነው። ትኩረት ማድረግ አለብኝ። የስልክ መልእክቶችን አላየሁም። ሁልጊዜ ለስራ ነው ባልደረቦቼም እንዲሁ ናቸው። እርስ በእርስ እንበረታታለን ትንሽ ጊዜ ይቀረናል። በደንብ መስራት አለብኝ ስህተቶች መኖር አይችሉም። ጊዜው ሲደርስ እፎታ ይሰማኛል። ግን አሁን መታገል አለብኝ

ልብስ የማጥብበት ቀን ሁሌ ረቡዕ ነው። ቆሻሻ ልብሶችን እሰበስባለሁ በቀለም እለያያለሁ ነጭና ቀለማት የተለያዩ ናቸው። በማሽን አጥቤ እያሙኛለሁ። መሸጥ መረጃ አስፈላጊ ነው። ደረቅ ሳይሆኑ በገመድ ላይ እሰቅላለሁ። ፀሀይ ያደርቃቸውን ሽታቸው ደስ የሚል ነው። ከደረቁ በኋላ እቀበላለሁ። አንዳንድ ልብሶች እለብሳለሁ ንጹህ ልብስ መልካም ስሜት ይሰጣል ይህ የሳምንቱ ተግባር ነው። ሁሌ መደረግ አለብኝ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

ከማህበራዊ ሚዲያ እረፍት እወስዳለሁ ብዙ ጊዜ እየወሰደኝ ነው። ሁሌም እያወዳደርኩ እገኛለሁ ሌሎች ምን እንዳደረጉ አያለሁ። ይሄ የአእምሮ ጤና ይጎዳል። መተግበሪያዎችን ሰርዛለሁ ለአንድ ወር መሞከር እፈልጋለሁ። የእውነተኛ ህይወት ግንኙነት አተኩራለሁ። የእውነተኛ ሰዎች ጋር እነጋገራለሁ። መጽሐፍ ማንበብ እችላለሁ በአትክልት መስራት እችላለሁ። ጊዜን ለተሻለ ነገር እጠቀማለሁ። በመጀመሪያ ከባድ ይሆናል። ግን ይኸውና መሞከር ያስፈልጋል ሚዛን ለማግኘት አለብኝ። ማህበራዊ ሚዲያ መሳሪያ መሆን አለበት ህይወት አይደለም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

ከማህበራዊ ሚዲያ እረፍት እወስዳለሁ። ብዙ ጊዜ እየወሰደኝ ነው። ሁሌም እያወዳደርኩ እገኛለሁ። ሌሎች ምን እንዳደረጉ አያለሁ ይህ የአእምሮ ጤና ላይ ይጎዳል። መተግበሪያዎችን ሰርዛለሁ ለአንድ ወር መሞከር እፈልጋለሁ። የእውነት ህይወት ግንኙነትን እተኩራለሁ። ከእውነተኛ ሰዎች ጋር እነጋገራለሁ። መጽሐፍ ማንበብ እችላለሁ። በአትክልት መስራት እችላለሁ። ጊዜ ለተሻለ ነገር እጠቀማለሁ። በመጀመሪያ ከባድ ይሆናል። ግን ይኸውና መሞከር ያስፈልጋል። ሚዛን ማግኘት አለብኝ ማህበራዊ ሚዲያ መሳሪያ መሆን አለበት። ህይወት አይደለም